በቤትህ ውስጥ ምን አይነት የቤት እቃዎች አሉ የሚል ነው? በቤቴ ውስጥ እንግዲህ ትዳር ከመሰረትኩና ልጅ ከወለድኩ በኋላ ሞር ቤት እቃዎችን ማሟላትና የሚያስፈልጉኝን ነገሮች መግዛት ላይ ነው ብዙ ጊዜን ያጠፋሁት። ስለዚህ በኔ ቤት ውስጥ እንግዲህ ያው ቤዚክ የሆነ መደበኛ የመገልገያ እቃዎች በብዛት ይገኛሉ። ያው ቴሌቪዥን ያስፈልገናል ከነ ዋይፋዩ ከነ ዲሹ አስገጥሜ አስቀምጫለሁ። ከቲቪ ስታንድ ጋር ቲቪው የሚቀመጥበትም እንዲሁ አብሮ ከዛ ደግሞ ጅፓስ አለ ሬድዮ እና ዘፈን የምንሰማበት ስፒከር ማለት ነው። ሌላው እንግዶች ሲመጡ ደግሞ አረፍ የሚሉበት ኤል ሼፕ ሶፋ እንደዚሁ ገዝቻለሁ። ከምንጣፍ ጋር እና ከቴብል ጋር አብሮ ነው ያለው ስለዚህ ሞር እንግዳ ሲመጣ ብዙ አልቸገርም አልሳቀቅም ማለት ነው። አረፍ ብሎ አዉርቶ እኛም ከስራ ደክሞ ስንመጣ ሶፋ ላይ አረፍ ብለን ነው ቴሌቪዥንም ዜናም ፊልምም ሙዚቃም የምንሰማው። ከዛ በተጨማሪ እንግዲህ አረፍ የምንልበት ደግሞ ሌላው ሶፋ ነው ማነው አልጋ ነው አልጋ ሜትር ከሃምሳ አልጋ አለን። በደንብ በስርዓት ተነጥፎ የምንተኛበት እኔና ባለቤቴ ጥሩ አልጋ አለ ማለት ነው ከዛ በተጨማሪ ወንበር አለን። የድሮ የባላባት የመሰለ ቆንጆ ዲዛይን ያለው ጥሩ ከእንጨት የተሰራ እና ስፖንጁ በሌዘር የተለበጠ ግርማ ሞገስ ያለው ለቤት ውበት እሚሰጥ ወንበር አለን ማለት ነው። ሌላውን ደግሞ እና አስፈላጊው ነገር ኮመዲኖ የ አልጋ አጠገብ የሚቀመጥ ሁለት ቁልፍ ያለው ኮመዲኖ አለ አስፈላጊ እቃዎችን እንዲህ የመዋቢያ እቃዎችን ኤቲኤም ምናምን እዛ ውስጥ ነው የምናስቀምጠው። ቶሎ የምናገኛቸውን ቅባቶች የፀጉር የፊት ዶዶራንት ሽቶ ምናምን መዋቢያ እቃዎችንም እዛ ውስጥ እናደርጋለን ኮመዲኖ ውስጥ ከዛ ነው የምናመጣው ማለት ነው። ሌላው አስፈላጊ የቤት እቃ የምለው ቁም ሳጥን ነው። ቁም ሳጥኑ ባለ ሶስት በር ተካፋች ቁም ሳጥን ነው። ሜትር ከሰማንያ ስፋት ያለው ነው ትልቅ የሚባል ቁም ሳጥን ነው የገዛሁት ውድም ነበር። ከዋንዛ እንጨት የተሰራ በእንጨት ምርምር ሳይንስ ኦሮሚያ ላይ ያለ ከዛ ነው የገዛሁት። እስካሁን እንግዲህ እያገለገለን ነው አንድ አምስት አመት ሊሆነው ነው ቁም ሳጥኑ እንግዲህ የኔንም የባለቤቴንም የልጄንም ልብሶች በሙሉ ይዞ የተቀመጠ ትልቅ ጠቃሚ የቤት መገልገያ እቃ ነው ማለት ነው። ስለዚህ እሱን ካልኩኝ በኋላ ሌላው ወደ ኪችን እቃዎች ደግሞ ስንገባ የሚያስፈልጉን አንደኛው ፍሪጅ ነው። ፍሪጅ ሃይወንዳ የሚባል ፍርጅ ፋን ሲስተም ያለው በረዶም እማይዝ በጣም ጥሩ ዘመናዊ ፍሪጅ አለ። የሚያስፈልጉ ምግቦችን ሁሉ እዛ ውስጥ በማስቀመጥ ለልጅም ጤናም ይጠብቁ ለእኛም ደግሞ ደስ ብሎን የምንበላቸውን ምግቦች ፍሪጅ ውስጥ በማድረግ ነው የምንጠቀመው። ከፍሪጁ ተጨማሪ ኪችን ውስጥ ምጣድ አለ እንጀራ የምንጋግርበት ስቶቭ አለ ወጥ የምናበስልበት ከዛ ደግሞ ኮመዲኖ አለን። ቅመማ ቅመሙን ምኑን ምኑን የምናስቀምጥበት እነዚህ እቃዎች አሉ ከዛ በተጨማሪ ያው ውሃ መቅጃ ትልልቅ ጀሪካኖች አሉን እንጠቀማለን። ሌሎቹ የመገልገያ እቃዎች እንግዲህ ማንኪያ ሹካ ኩባያ ሳህን ምናምን እንግዲህ እነሱ በሙሉ አስፈላጊ የተባሉ ነገሮች ጠቅላላ አስቀምጠናል ስለዚህ እንግዲህ ቤታችን ሙሉ ነው ማለት ማለት ይቻላል። ያው ቅድም እንዳልኩት ልብስ ማጠቢያ ብቻ ነው የሚጎለን እሱን ደግሞ በቅርቡ እንገዛለን ብለን እናስባለን ማለት ነው። ይሄን ይመስላል የኔ ቤት እቃ አይነት